ማሰላሰል ታደርጋለህ ወይ? እንግዲህ ይሄ ጥያቄ ለመመለስ አንድ ሰው አንድን ነገር ከመከወኑ ከማድረጉ በፊት ብዙ ማሰብ ደጋግሞ ደጋግሞ ነገሩን ማጤን በአእምሮ ውስጥ እንዲመላለስ ማድረግ አለበት ብዬ አስባለሁ። በሀገራችን አስር ጊዜ ለካ አንድ ጊዜ ቁረጠጥ የሚል ብሒል አለ። ይሄ አባባል እጅግ በጣም ጥንቃቄ ማድረግ እንዳለብን አንድን ነገር ከማድረጋችን በፊት ከመወሰናችን በፊት ወደ እርምጃ ከመሄዳችን በፊት ብዙ ጊዜ ደጋግመን ማሰላሰል ደጋግመን ማሰብ እንድናደርግ የሚያስችል አባባል ነው። እውነትም አንድን ነገር ወሰነን ከማድረጋችን በፊት ስለ ውሳኔያችን ትክክለኛነት እርግጠኛ መሆን ይጠበቅብናል። በችኮላ የምናደርገው ነገር ኋላ ዋጋ ያስከፍላል። አንዳንድ ነገሮች ድጋሚ ልናገኛቸው አንዴ ከተበላሹ በኋላ ልናስተካክላቸው ከፈሰሰ ልናፍሰው የማንችልባቸው አጋጣሚዎች ይኖራሉ። ስለዚህ እንዲህ በሚሆንበት ጊዜ እንደ ብዙ ለከፋ እድጋት ለከፋ ጉዳት ሊዳርገነ ይችላል። ስለሆነም ነገሮችን ከመከወናችን በፊት ከማድረጋችን በፊት በተወሰነ መልኩ ነገሮችን በደንብ ማብሰልሰል ማሰላሰል እና በቂ የሆነ ጊዜ ሰጠን አስበንበት ለውሳኔ እንድንደርስ ማድረግ ይጠበቅብናል ብዬ አስባለሁ። አንዳንድ ነገሮች ላይ አላሰላሰልም ነገር ግን አንዳንዶች ጉዳዮች ላይ ግን በጥልቀት ነገሮችን አስቤ ምወስንባቸው አጋጣሚዎች አሉ። ይህም ከብዙ ስህተት ራሴን እንድገታ ወይም ደግሞ እንዳቅድ እረድቶኛል ብዬ አስባስባለሁ ማሰላሰል ማድረጌ።

ጾም ትጾማለህ ወይ? አዎ በጾም እጾማለሁ አለው። ምክንያቱም በኢትዮጵያ ወርተር ተደርስ አሃዶ ሃይማኖት ስር እየተገለገልኩኝ ምእመን እንደመሆኑ ነጥብ። ቤተክርስቲያኖች አበይት አጽዋማትን ታውጃለች በአመት ውስጥ ሰባት አጽዋማቶች አሉ። እነዚህ አጽዋማት አብዛኞቹ የጌታ አጽዋማት ናቸው። የመጀመሪያው እና ዋናው አብይ ጾም አምሳ አምስት ቀን የሚቆይ ጾም ምናልባት መግቢያ ነው መውጣው ሊላይ ይችላል። ግን አብዛኛው መጋቢት የካቲት አቀማሽ መና መጋቢትን እስከ ሚያዝያ አቅማጭ ድረስ በብዛት የሚጾም ጾም ነው። በተቃራኒ ሃምሳ አምስት ቀናትን ይቆያል። ይሄ የጾም ጌታ የጾም ጾም ነው። በመቀጠል የሐዋርያት ጾም እየተባለ የሚጠራው ነው። ከበዓለ ሃምሳ ቀጥሎ እስከ ሀምሌ አምስት ድረስ ሐዋርያቶች ጌታ ከተለያቸው በኋላ ራሳቸውን ለማጽናት የጾሙት ጾም ነው። ከዛ የፍልስጥ ጾም አለ። ነሀሴ አንድ ጀምራ ነሀሴ አስራ ስድስት የምትጠናቀቅ ህፃናቶችም የፒንጾማት ሰው ወዳጅ አፍጾማት አለች ይቺ እመቤታችን ጾም እየተባለ ተጠራናት። በመቀጠል የድህነ ጾም ይባላል። አርብና ሮብን የሚጾምጾም ነው። የጌታን መከራ ጊና የጌታን ለፍርድ የወሰዱበትን ጊዜ እያሰበ ነው የምንጾመው ጾም ነው። በመቀጠል የነብያት ጾም የተባለ የሚጸማው ጾም አለ። ነብያቶች ጌታ ይወለዳል ብለው ረጅም አመት ሲጠባበቁት ሲጾሙት የነበረው ጾም ነው። ጊዜው ደርሶ በዚህ ጾም ምክንያት ጌታን ያዩ ጥቂት ነብያቶች ይኖራሉ ብዙ ነብያቶች ግን የጌታን መወለድ ሳያዩ በህይወት ተለይተዋል። ስለዚህ ይሄኛው ጾም አለ። የነብያት ጾም እየተባለ የሚጠራው ከህዳር አስራ አምስት እስከ ታህሳስ ሃያ ዘጠኝ ድረስ የሚጾም ጾም ነው። ከዛ እንጂ የነነዌ አለ። የነነዌ የነነዌ ህዝቦች በጥፋታቸው በግፋታቸው ምክንያት ጌታ አዝኖባቸው ሊያጠፋቸው ፈልጎ ነገር ግን በንስሃ እንዲመለሱ ነብዩ ዮናስን ልኮ ከጥፋት ከሞት የዳኑበት ጾም ነው። ከዛ በቀጣል እየጋድጦም የምንለው አለ። ጥምቀትን አስመልክቶ ከጥምቀት በፊት አንድ ቀን የሚጾሙ ጾም አለ። እነዚህ በዋናነት ሰባቱ አቤት አጿባት የሚጠሩ ናቸው ጾም ለመንፈሳዊ ጾም ለስጋም ጠቃሚ ነው። እና ማንኛውም ጾም ከሃይማኖት ጋር ብቻ ሳይሆን አመነታዊ ብቻ ሳይሆን መለማዊ የሆደ ሰው ጾምን ቢጾም እነ ስጋዊ አካሉ ወይም ለአካሉ የተለያዩ ጠቀሜታዎችን ይሰጣል ተብሎ በሳይንስ ሀሳብ ተወጥቶበታል። እና እኔ እንደ አንድ ምዕመን እንደ አንድ ክርስቲያን እነዚህ ሰባቱ አጽዋማትን በተቻለ መጠን ለመጾም የሞከርኩኝ እገኛለሁኝ።

ጠዋት በስራ ምን ታደርጋለህ? እንግዲህ ጠዋት ወደ ስራ ከመሄዴ በፊት። ተነስቼ ለምሳ የሚሆነኝን ምግብ የተሰራ ከሆነ በማሞቅ አልፎ አልፎ ደግሞ ምናልባት አጠር ያለው ፈጠን ያለ መግብን በመስራት ምሳ በመቋጠር ወደ ትምህርት ቤት እሄዳለሁ ትምህርት ቤት ከገባው በኋላ በእለቱ የማከናውናቸውን የስራ ሂደቶች። ዝግጅቴን አያለሁኝ። መዘጋጀት የሚገባኝን ነገሮች አዘጋጃለሁ። ከዛ ወደ ክፍል ውስጥ በመግባት ከተማሪዎች ጋር መማር ማስተማር ሂደት ጥሩ የሆነ ግንኙነትን በማድረግ የስራ ሂደቴን እቀጥላለሁ ማለት ነው። በዋናነት ከሞላ ጎደል አጠር አድርጌ ለመግለጽ ያክል ጠዋት ላይ ማድርገው ስራ ይሄ ነው። ሌሰን ፕላን ያልተ አላዘጋጀሁ ከሆነ አዘጋጃለሁ። እለታዊ ሌሰን ፕላኔ ከአመታዊ የሌሰን ፕላኔ ወይ ደግሞ አመታዊ የትምህርት ዝግጅቴ እቅድ ጋር መሄዱንና አለመሄዱን አረጋግጣለሁ። ሚፈጥን ከሆነ ለመዘግየት የምዘገይ ከሆነ ለመፍጠን ጥረት አደርጋለሁ። ከአንዋል ፕላኑ ጋር አመታዊ የትመርት ዝግጅት እቅድ ጋር በማስተያየት ማለት ነው። እነዚህን ነው በብዛት ላደርግ ምችለው

ምን አዲስ ነገር መማር ትፈልጋለህ? እንግዲህ መማር የለውጥ ሂደት ነው። አማራ አምሮዊም አመለካከታዊ ለውጥም ለማምጣት የሚጠቅም ነው። ሰዎች ብዙ ነገር ይማራሉ። በተለየ ተለቅ ያሉ ሰዎች በህይወታቸው ላይ በስራቸው ላይ ለውጥ ማምጣት የሚፈልጉ ሰዎች ብዙ ጊዜ ከሙያ ጋር የተያያዥነት ያለው አዳዲስ ነገሮችን ማወቅ ይፈልጋሉ። እኔም ብማራቸው ባውቃቸው ብዬ ከምፈልጋቸው ነገሮች ውስጥ በዋናነት የቪዲዮ ኤዲቲንግ ኮርሶችን መማር እፈልጋለሁ። የዳታ አናላይሲስ እውቀቶችን እና ትምህርቶችን መማር እፈልጋለሁ። እነዚህ ነገሮች አዲስ ነገር ካለኝ ነገር ጋር አዳዲስ ነገሮችን በሙያዬ ውስጥ ለመጨመር እንደዚሁም አዲስ ነገር መሞከር ያስደስተኛል። ከዛ በተጨማሪ ደግሞ በዳታ አናላሲስም ቪዲዮ ኤዲቲንግም አሁን ላይ በጣም ተፈላጊ የሚባሉ የሙያ መስኮች ናቸው። በተለይ የዘርፍ እነዚህን ስራዎች ለመተግበር እንሞክራለን። በተለይ ዲጂታል አለም ላይ እነዚህ ስራዎች ወይም ሙያዎች በጣም አስፈላጊ ናቸው። የኦንላይን ስራ ወይም ደግሞ የቤነበረም ስራዎችን እና አፕወርክ ላይ እንደነ ፋይበር ላይ ፍሪላንሲንግ ላይ የመሳሰሉት ላይ ስራዎችን ለመፈለግ እንደነዚህ አይነት ሞያዎችን ማወቅ በጣም አስፈላጊ ሆኖ ተገኝቷል። ስለዚህ እነዚህን ሞያዎች በአንድም በሌላም አጋጣሚ በተወሰነ መልኩ ለመማር እድሉን አግኝቻለሁ። በተለይ ቪዲዮ ወይም ዩቲዩብ ላይ እንደዚህ ነገሮች ለመማር አግኝቻለሁ። ከዛ በተጨማሪ ዩዳሲቲ የሚባል ሶፍትዌር ላይ ወይም ዌብሳይት ላይ እነዚህን ሙያዎች ለመማር በተወሰነ መልኩ እድሉ ተመቻችቶልኝ። የተወሰነ ጊዜ በተለይ ፋንዳሜንታል ኦፍ ዳታ አናላሲስ ለሰላሳ ሁለት ወይም ለስምንት ሳምንት የቀጠለ የኦንላይን ላይ ኮርሶችን አግኝቼ ለመማር እሞክራለሁ። ከዛ ባሻገር እንደዚሁ ዲዛስተር ሬዲ የሚባል ዌብሳይት ላይ ፈንዳመንታል ፕሮጀክት ማኔጅመንት፣ ፈንድራይዚንግ የመሳሰሉትን ኮርሶች ለመውሰድ ሞክሬያለሁ። እና እንግዲህ በአጠቃላይ እኔ አሁን ላይ አሁንም ድጋሚ መውሰድ እምፈልጋቸው ድጋሚ መማር እምፈልጋቸው ትምህርቶች አሉ። አሁን እንዳልኩት የዳታ አናላይሲስ መሰረታዊ ጽንሰ ሀሳብ እና የቪዲዮ ኤዲቲንግ መሰረታዊ ጽንሰ ሀሳብ በተደራጀ ሁኔታ የጠለቀ እውቀት እንዲኖረኝ እፈልጋለሁ። ስለዚህ እነዚህ ለማረብሽ ደግሞ መማር አስፈላጊ ነው። እና ነገሮችን አሁን ጊዜን አመቻችቼ እነዚህን እውቀቶች በሚገባ የመረዳበትን ሁኔታ አመቻቻለሁ ብዬ አስባለሁ።